የማስታውሰው ጥሩ መምህር አዎ አለ የማስታውሰው ጥሩ መምህር አለ። አዎ በተለይ ደግሞ ስድስተኛ ክፍል እያለሁ የነበረው የሃይሳብ መምህሬ ቤዝ ስለሰጠኝ በጣም መውዶ መምህር ነውና። የማመን እሱን የማስታውሰው ጥሩ መምህር። የስድስተኛ ክፍል የሂሳብ መምሬ ነው ብዬ አምናለሁ

ምን አይነት ዳቦ ትወዳለህ ምን አይነት ዳቦ ትወዳለህ? ቤት ውስጥ የተሰራ ዳቦ በተለይ ደሞ በእናቴ የተሰራ ዳቦ ከሆነ በጣም ይመቸኛል ደስ ይለኛል። እና የምወደው ዳቦ የቤት ውስጥ ዳቦ ነው። እና ደሞ ለስለስ ያለ ዳቦ እወዳለሁ እና።

ቀልድ መናገር ትወዳለህ እንዴ? አዎ በጣም ቀልድ መናገር ትወዳለህ ተብሎ የጠያከኝን ጥያቄ መልሴ አዎ ነው። ቀልድ መናገር እወዳለሁ ቀልደኛ ነኝ ተጫዋች ነኝ። ከሰው ጋር ተገቢ ነኝ ከሰው ጋር ያለኝ ግንኙነት ደስ ይላል። በጣም አሪፍ የቀልድ ጊዜ ማሳለፍ ደስ ይለኛል። እና ቀልድ መናገር ትወዳለህ ወይ? አዎ እወዳለሁ በተለይ ደግሞ የምወዳቸው ሰዎች ጋር ስሆን ፈታ ብዬ ቀልድ መቀለድ ምናምን እነሱን ማሳቅ መዝናናት ደስ ይለኛልና። ክሬቲቭ የሆነ ቀልድ ደግሞ ይመቸኛል።